እንዴ በደንብ እንጂ ጥፍሬንማ ካልቆረጥኩ ምን አይነት ሁኔታ ውስጥ ልሆን እንደምችል አላውቅም። ምክንያቱም ጥፍሩን የማይቆርጥ ሰው ካለ ጤነኛ ነው ብዬ አላምንም። ምክንያቱም ጽዳቱን መጠበቅ መቻል አለበት። ስለዚህ ጥፍሬን በደንብ እጠብቃለሁ እንከባከባለሁ እቆርጣለሁ። ስለዚህ ሲያድግም አይመቸኝም። አንደኛ ለራሴ ደስታን አይሰጠኝም ስለዚህ ጥፍሬን ማሳደግ አልወድም በደንብ ነው የምቆርጠው።

መጽሐፍ ማንበብ በጣም የምወደው ነገር ነው በህይወቴም ሳልፈጽመው የማልውለው ነገር ቢኖር መጽሐፍ ሳላነብ መዋል ነው። እናም ምክንያቱም የህይወቴ ዋናው ክፍል ያደረኩበትም ምክንያት። አንደኛ መጽሐፍ ሳነብ ለራሴ ብዙ ነገሮችን ብዙ እውቀቶችን ማግኘት ስ እንደምትችል ስለሚረዳው። ብዙ ጊዜ መጽሐፍ አነባለሁ። እና በቀን ቢያንስ ከሶስት እስከ አራት ሰዓት ውስጥ መጽሐፍ በማንበብ ጊዜን እጨርሳለሁ ማለት ይቻላል። ስለዚህ መጽሐፍ ማንበብ ደስ ይለኛል

በአደባባይ መናገር እችላለሁ በደንብ ነው መናገር የምችለው። በስራዬም ሆነ በተለያዩ ሁኔታዎች አጋጣሚ በአደባባይ ላይ ብዙ ንግግሮችንና መልእክቶችን አስተላልፌያለሁ። እና በአደባባይ መናገር በጣም ነው የምችለው። በፊትም ህፃን እያለው ትምህርት ቤት ፕረዘንቴሽን የማድረግ ፍላጎት እጅግ በጣም ብዙ ፍላጎት ነበረኝና። አደባባይ ላይ ፕረዘንቴሽን የማድረግ ወይም የመናገር አቅሜ እጅግ ከፍተኛ ነው ስለዚህ አመሰግናለሁ